እሺ አመሰግናለሁ ለቀጣዩ ጥያቄ በቡድን መስራት ትወዳለህ የሚል ነው? አዎ በቡድን እንደ ቲም መስራት የሚያስደስት ነገር ነው። ብዙ ነገሮችን ማሳካት የሚቻልበት ነገር ነው።

እሺ ጥሩ ጥያቄ ነው። ምን ያህል ጊዜ መጽሐፍ ታነባለህ ለሚለው? በተደጋጋሚ መጽሐፎችን አነባለሁ። እንግዲህ ያ ማለት ትምህርታዊ መጽሐፎች አሉ። በተጨማሪ ደግሞ የ መዝናኛ መጽሐፎች አሉ። እና እነሱን በደንብ አነባለሁ።

ደብዳቤ መጻፍ ትወዳለህ? አሪፍ ጥያቄ ነው። ማለት ያው ድሮ ድሮ እጽፍ ነበር። መጽሐፍ እወድ ነበር። አሁን ግን ዘመኑ የቴክኖሎጂ ስለሆነ፤ ያን አይነት ሁኔታ አይፈጠርም አሁን ላይ፤ በወረቀት ሳይሆን ያው በስልክ ነገሮችን መረጃ መላላክ ስለሚቻል፤ አሁን ላይ ብዙም ላይ

እሺ ሌላኛው ጥያቄ የትኛው በዓል ትወዳለህ ነው? እንግዲህ በጣም ብዙ በዓሎች አሉ። እንደውም ሰሞኑን ባእል ላይ ነን። ያው ማለት እንደ ሀገር የምናከብራቸው የተለያዩ በዓሎች አሉ። ያው አዲስ አመት የተሻለ ነው ምክንያቱም አሮጌውን አመት ጥለን አዲስ ነገር የምንቀላቀልበት ወይም አዲስ ነገር የምናገኝበት አመት ስለሆነ ማለት ነው። በዚህ ሁኔታ እንግዲህ ሌሎች በዓሎችን ማንሳት እንችላለን ይሄ ገና የምንለው ወይም በፈረንጆቹ ክሪስማስ የሚባለው በዓል አለ። ሌላኛው ትንሳኤ ወይም እንደዚሁ በፈረንጆቹ ኢስተር ነው የምንለው በዓል አለ። እንግዲህ በተጨማሪም በእስልምና እምነት ተከታዮች የሚከበር የተለያዩ በዓሎች አሉ። እዚሁ ኢትዮጵያ ውስጥ አረፋ የሚባል በዓል አለ። እንደዚሁ ሮማዳንም ጨርሰው ሲያከብሩ ኢድ የሚባል በዓል ያከብራሉ። እና እነዚህ በዓላቶች ለህዝቡ ትልቅ አስተዋጽኦ ያላቸው ትልቅ መነሳሳትን የሚፈጥሩ ሰው በዛ ሰዓት የሚደሰትበት የሚዝናናበት በዓላቶች ናቸው። እና እንግዲህ ብዙ ነገሮች ይከናወናሉ በዚህ በዓላቶች። ከእርድ ጀምሮ የተለያዩ ለየት ያሉ ምግቦች ሰው ራሱን እንግዲህ ለማዝናናትና ቀኑን አስበው ለመዋል እነዚህን ነገሮች ያደርጋል። እንግዲህ ከዚህ ባሻገር ብዙ በዓላቶች አሉ እንግዲህ በሀገር ደረጃ የሚከበሩ በዓላቶችን ማንሳት ይቻላል። ያው የድል ቀኖች ሊሆኑ ይችላሉ። ሀገሪቱ ተ ብዙ ክስተቶች የተከሰቱበት ነገሮችም ታስበው ይውላሉና እና በዛ ሁኔታ ማንሳት ይቻላል።

እሺ እኔ የምወደው መተግበሪያ ያው የቴሌግራም መተግበሪያ ነው። እሱን ያው መተግበሪያ በጣም ትልቅ ተጽዕኖ አለው ያው መረጃን በመለዋወጥ ረገድ። እና ያው በማርክ ድሮቭ ፈጣሪነት ወደዚህ የመጣው ይሄኛው መተግበሪያ በጣም የተሻለና ፈጣን መረጃዎችን እንድንለዋወጥ አድርጎናል። ሌላኛው የክሮም መተግበሪያ ነው እሱ ደግሞ ብዙ ዌብሳይቶች አካቶ በተለይ እንደነዚህ አይነት ስራዎች እንድንሰራ ያደረገን በጣም የተሻለ መተግበሪያ ነው። ስለዚህ በጣም ሀሪፍ ነው። ከዚህ ከ ቁም ነገር ጋር በተያያዘ ምናልባት ወደ መዝናናቱ ካመራን የቲክቶክ መተግበሪያ እንደዚሁ ትልቅ ተጽዕኖ ያለውና ምን አልባት አለማችን ላይ በዚህ ሰዓት የማስታወቂያውንም ስራ ከዘጠና በመቶ በላይ ሽፍኖ ያለው መተግበሪያ ይሄኛው የቲክቶክ መተግበሪያ ነው። እሱኛው ለመዝናኛ የምናገለግለው ነው። ምናልባት ብዙ ጌሞች ከዚሁ በመተግበሪያም መልኩ ልናገኛቸው እንችላለን። ከዚህ ከታዋቂው ከጊቴ የሳን አንድሪያስ ጀምሮ ብዙ የተለያዩ ጨዋታዎችና ጌሞች በዚሁ በመተግበሪያ መልኩ ማግኘት እንችላለን። ስለዚህ አሁን ላይ ሁሉም እያንዳንዱ ነገር ዘመኑ ማንኛውም እዛው በዚህ ስማርት ስልኩ ማግኘት ይችላል። እነዚህን መተግበሪያዎች ድርጅቶችም ያው የዘመኑ እነዚህን መተግበሪያዎች በራሳቸው እየፈጠሩ ይገላገላሉ ይጠቀማሉ። ያው በዋናነት መተግበሪያ የሚፈጠረው ከዌብሳይቶች ነው መጀመሪያ ዌብሳይት ላይ ያለ የሆነ ነገር ይኖራል። ያንን ዌብሳይት በቀላሉ ለመገልገል እና ለመጠቀም ሲባል እነዚህም መተግበሪያዎችን ማግኘት እንችላለን። ስለዚህ እነዚህ መተግበሪያዎች ትልቅ ተጽዕኖ አላቸው። ትልቅ አስተዋፅኦ አላቸው። እና ደግሞ ለሰው ልጅ በጣም አስፈላጊና ጠቃሚ የሆኑ ነገሮች ናቸው ህይወቱ ላይ ማለት ነው። ስለዚህ እንግዲህ ብዙ ጊዜ እነዚህ ዌብሳይቶች ራሱ ብዙ መጨናነቅ ይገጥማቸዋል። ብዙ የደንበኛን ቅሬታ ያመጡብናል ነገር ግን መተግበሪያዎቹን ምናልባት ደንበኞች የሚጠቀሙ ከሆነ ይሄን ነገር የሚፈታ ነው። ምክንያቱም ለመጮናነቅ ቅርብ አይደለም። ብዙ አቅም አለው ብዙ ጉልበት አለው። ስለዚህ በዛ ሁኔታ ይሄን መተግበሪያ በምንጠቀምበት ጊዜ በጣም የተሻለና እንግዲህ ለደንበኛ ቅርብ እንድንሆን ቅርብ የደንበኛ እርካታን እንድናገኝና እንድናሳካ የሚያግዘን አንዱ በጣም ወሳኙና አስፈላጊው የሆነ ነገር መተግበሪያ የምንለው ነገር ነው። ስለዚህ በዚህ መተግበሪያ መጠቀም መስራት ማድረግ እንችላለን። ስለዚህ በዚህ ሁኔታ ነገሮችን በደንብ መፈጸም መከወን ያስችለናል ማለት

እሺ ወደ ተለያዩ ቦታዎች ተጉዣለሁ። ያ ማለት ያው በትምህርት ምክንያት ወይም ለመማር ብዙ ቦታዎች ሄጃለሁ። ለምሳሌ ከምኖርበት ደሴ ከተማ ወደ አርባ ምንጭ ከተማ ለዚሁ ለትምህርት ብዬ ተጉዣለሁ። ለጉብኝት የተለያዩ ቦታዎች ሄጃለሁ። ጎብኝቻለሁ አይቻለሁ። እና ያው ብዙ ፍርያማ ነገሮች ማግኘት ችያለሁ በዚህ ምክንያት። ብዙ ትምህርቶችን ተምሬያለሁ። በተጨማሪ ያው እነዚህ ቦታዎች ላይ ስንዞር ብዙ የተሻሉ ነገሮች ይኖራሉ። ብዙ የተለያዩ ነገሮችን እናያለን። እኛ አካባቢ የሌሉትን ነገሮች ስለዚህ እንጓዛለን ማለት ነው። ስለዚህ አንድ ሰው ለብዙ አላማ ሊጓዝ ይችላል። ለትምህርት አላማ ሊጓዝ ይችላል። ለመዝናናት ሊጓዝ ይችላል። በተለይ በተደጋጋሚ ቱሪስቶች ይሄን ያደርጋሉ። ከአንድ ሀገር ወደ ሌላ ሀገር ለዚሁ ለመዝናናት ይመጣሉ ማለት ነው። በሚዝናኑበት ጊዜ እንግዲህ የተለያዩ ነገሮችን ያደርጋለሁ ያሳካለሁ። ስለዚህ በዚህ ጉዟቸው ብዙ ነገሮችን ያተርፋሉ። ከዚህ ከመዝናናትም ባለፈ ብዙ ትምህርቶችን ይቀስማሉ። ብዙ የተሻለ ነገሮችን ያገኛሉ። ያን አገኙ ያን አደረጉ ማለት ደግሞ ያው በአይምሮም ደረጃ የተሳካ መዝናናትን ያደርጋሉ። ብዙ ስራዎችን መከወን ይችላሉ። በዚህ ምክንያት ጥናትና ምርምርም ማድረግ ይችላሉ። ሰው ጋር መተዋወቅ ይችላሉ። የተለያዩ ባህሎችን ያገኛሉ። የተለያዩ ባህሎችን ይማራሉ። ይሄ ደግሞ ለእነሱ በጣም የሚጠቅም እና ይበል የሚያሰኝ ገቢ ማለት ይበል የሚያሰኝ እውቀት የሚያስገኝላቸው ነገር ነው። በዚህ እውቀት ተነስተው እንግዲህ ብዙ ነገሮችን ማድረግ ማሳካት ቻሉ ማለት በህይወታቸው ስኬታማ ደስተኛና አመርቂ ውጤትን ማስመዝገብ ይችላሉ። ስለዚህ በዚህ በዚህ ሁኔታ ይሄን አሳክቶ ማለፍ አዲስ ነገር ፈጠሩ ማለት ይሄ መጓዝ ለሰው ልጅ አስፈላጊና ወሳኝ ነገር ነው። ጠቃሚ ነገር ነው። ምክንያቱም የሰው ልጅ የተለያዩ ነገሮችን ያገኛል። በሚጓዝበት ጊዜ በሚዞርበት ጊዜ እነዚህ ጥቅሞችን የሚያገኝ ከሆነ እነዚህ ልምዶች እነዚህ ትምህርቶችን ማሳካት ከቻለ ያው ምንም የሚገድበው ነገር የሚያስቆመው ነገር የለም። ለብዙ ነገሮች ማለት ነው። ስለዚህ ምንም የሚገድበው የሚያስቆመው ነገር የለም ማለት እንግዲህ ለአእምሮ መረጋጋትና ሰላም ይሰጠዋል። ይሄ መጓዙ ብዙ እውቀቶችን እንዲያገኝ ያደርገዋል። ስለዚህ በዛ ሁኔታ ይሄን ነገር ማድረግ ይችላል ያው ሰዓት ባይገድበን ኖሮ ከዚህ በላይ መወያየት እንችላለን ስለ ጉዞ ስለመጓዝ። ያው ግን ሰዓት ገደበን። ስለዚህ በሌላ ርዕስ ብዙ ነገር መወያየት

እንዴታ አዎ ስማርት ፎንን እጠቀማለሁ። ምክንያቱም አሁን ያለንበት ዘመን የዲጂታል ዘመን ነው። ያ ማለት ያው ካለስማርትፎን ምንም ማድረግ ነገር ማድረግ እስከማይቻልበት ጊዜ የደረስንበት ዘመን ነው። ያ ማለት ይህንን ቀረጻ ሳደርግ እንኳን የድምጽ ቀረጻ ስማርት ፎን በመጠቀም ነው። ምክንያቱም በድሮ ምርቶች ወይም በድሮ ሞዴል ስልኮች ይሄንን ቀርጻ ማድረግ አይቻልም። ለማድረግም በጣም አዳጋችና አስቸጋሪ የሆነ ነገር ነው። ስለዚህ የግድና የግድ ስማርት ፎን ያስፈልጋል ማለት ነው። ስለዚህ በመጠቀም ስማርት ፎኔን በመያዝ ብዙ ነገር ማድረግ እችላለሁ፣ ብዙ ስራ ሰርቻለሁ፣ ብዙ ገቢ ያስገኛል። መረጃ ለመለዋወጥ ያገለግላል፣ እውቀትን ለማግኘት ይጠቅማል፣ ዘመኑ የዲጂታል ዘመን ነው። ስለዚህ ይሄን ስልክ ወይም ስማርት ፎን ተጠቅሜ ብዙ ነገሮችን ማሳካት ችያለሁ። ከዚህም በኋላ እችላለሁ። ምክንያቱም ካለዚህ ስማርት ፎን ህይወታችን ባዶ ነው ቢባል ምንም ማካበድ አይሆንም። እንግዲህ አብዛኛው የሰው ልጅ በዚህ ስማርት ፎን ላይ ጥገኛ ሆኖ ይገኛል። ያ ማለት ያለሱ የተወሰነ ደቂቃ እንኳን መቆየት እስከማንችል ድረስ ወደ ድብርት ውስጥ መግባት የሚያደርስ ሁኔታ እስክንደርስ ድረስ ስማርት ፎን ተጠቂ ሆናል። ይሄ ነው ዋናው ጉዳይ። እና እንደው ምን መሆን አለበት? ወደሚለው ትንታኔ ስንገባ ያው የሰው ልጅ ስማርት ፎንን መጠቀም ያለበት ለጠቃሚ አላማ መሆን አለበት ብዬ አምናለሁ። ምክንያቱም እንደሚጠቅመን ህይወታችንን እንደሚያሻሽለው ሁላ የማጥፋትም እድል አለው። እዚህ ጋር ህይወትንም የማበላሸት እድል አለው። ምክንያቱም በሱ ተጠቂ በሱ ሱሰኛ ሆነን ከሆነ ያለነው በተለይ አሁን ወጣቱ ትውልድ እዚህ ቴክኖሎጂ ላይ በጣም ጥገኛ ሆኖ በሚያስገርም ሁኔታ እዚህ ቴክኖሎጂ ላይ ከጥገኝነት ባለፈ ሱስ ሱሰኛ ሆኖ የቴክኖሎጂ እንግዲህ ስራ መስራት አይችልም፣ ነገሮችን ማሳካት አይችልም። ብቻ ይህንን ስልክ በመጠቀም ወይም ይሄን ስማርት ፎን በመጠቀም ህይወቱ ያከብደዋል ህይወት እንደሚያቀል ሁላ የሰውን ልጅ ህይወት ቀለል እንደሚያደርግ ሁላ ህይወትን ያከብዳል። ወጣቶችን የዚህ ማህበራዊ ሚዲያ ተጠቂ ያረጋቸዋል። ስለዚህ ግን ከዚህ ይልቅ ከዚህ ባሻገር ጥቅሙ ላይ ትኩረት በማድረግ ጥቅሙ ላይ በጣም ትኩረትን በመስጠት ከዚህ ባሻገር ህይወትን ቀለል ያሉ ነገሮችን ማድረግ፣ እውቀትን ማግኘት፣ በዛ መንገድ ብንጠቀመው የተሻለ ነው ብዬ አስባለሁ። ስለዚህ ሁሉም ወጣት ሁሉም ሰው ነቃ ብሎ ራሱን ከዚህ ቴክኖሎጂ ጋር አላምዶ መቀጠል መቻልና እና ህይወቱ ላይ ትልቅ ተጽዕኖ